መጠበቅ ግድ ነው። እንግዲህ ይሄ ርዕሰ ጉዳይ እንደ አስፈላጊነቱ ሊተረጎም ይችላል። መጠበቅ መጠበቅ የሚለውን ሀሳብ ልንል እንችላለን። መጠበቅ ስንል የተለያዩ ሁኔታዎችን መታገስ በትዕግስት መጠበቅ ሊሆን ይችላል። በጣም በትግስት የምንጠብቃቸው ጉዳዮች ይኖራሉ። በጣም አስፈላጊ የሆኑ እነሱን ማግኘት በጣም ወሳኝ የሚሆንበት አጋጣሚ ካለ ምንም ብንቸገር እንኳን ምንም ነገሮች ቢያጨናንቁም እንኳን በትግስት መጠበቃችን ግዴታ ነው። ምክንያቱም እስካልጠበቅን ድረስ የምንፈልገውን ነገር ማግኘት ስለማንችል ማለት ነው። ስለዚህ ከዛ አንፃር መጠበቅ ግድ የሚሆንበት አጋጣሚ ይኖራል። አንዳንድ ጊዜ ግን በጣም ለኛ አስፈላጊ ሆኖ ካላገኘንም ምናገኘው ቢጠቅመን ግን ባናገኘም ብዙ አንገብገቢ ጉዳይ ካልሆነ ያንን ነገር ላንጠብቅ እንችላለን የሚል እምነት አለኝ።

ዜናውን ከየት ታገኛለህ? እንግዲህ ዜና የተለያየ ርዕሰ ጉዳዮች በአንድ ማዕከል ወደ ተለያዩ ሰዎች እንዲደርስ ማድረግ የሚቻል ወሬ ነው። በአጠቃላይ ዜና የወሬ ዘገባ ማለት ነው። ስለዚህ ዜና አሁን ላይ በጣም የዲጂታል አለም ላይ እንደመኖራችን መጠን ዜናዎችን ከተለያዩ ምንጮች ልናገኝ እንችላለን። በጣም በነገሩ ከተከሰተ ከ ሁለት እና ሶስት ደቂቃ ባልበለጠ ጊዜ ልዩነት ውስጥ በማህበራዊ ጉዳይ ወይም በማህበራዊ መገናኛ ዘርፍ በጣም በከፍተኛ ፍጥነት የሚሰራጭ ዜና አለ። ስለዚህ ዜናን ከሶሻል ሚዲያ እየተባለ ከሚጣረው ወይም ደግሞ የማህበራዊ መገናኛ ብዙሃን እየተባለ ከሚጠሩ ከፌስቡክ ከዩቲዩብ ከቲክታክ በአሁን ላይ ዋትሳፕ ሊሆን ይችላል ከዛ በተለያዩ መረጃ ምንጮች ልናገኛቸው እንችላለን። ነገር ግን በድሮ ጊዜ ዜና ከዛሬ ከአስር አመት እና ከዛ በፊት ዜና በስፋት የሚገኘው ወይ የሚሰራጨው በመንግስት የዜና ማሰራጫ ጣቢያዎች ነው። በቴሌቪዥን ሊሆን ይችላል ወይም ደግሞ በሬዲዮ ሊሆን ይችል ይሆናል። በዚህ በእነዚህ በሁለቱ መንገዶች ዜናን በተለያየ ሰዓት ልዩነት ልናገኛቸው እንችላለን። ነገር ግን ዜናዎቹ ለምሳሌ በአንድ ቀን ውስጥ ጠዋት ላይ አንድ ሰዓት ጀምሮ ቀን ከሰባት ሰዓት ጀምሮ ማታ ከሁለት ሰዓት ጀምሮ የሚሰራጩ ዜና አይነቶች ይዘታቸው ተመሳሳይ ይሆናል። እና ሰዎች ያው ሌላ የዜና ማግኛ አማራጭ ስለሌላቸው ዜናን ከአንድ የመረጃ ምንጭ ስለሆነ የሚተላለፍ አንድ አይነት ዜናዎች ብቻ ሊሰራጩ ነው ይችሉ ነበር። ድሮ አሁን ግን ሰው የሚፈልገውን ነገር መርጦ ነው የሚያየው። የትኛውንም ነገር ላይሰማ ይችላል ምክንያቱም ብዙ የዜና ምንጮች የምናገኝባቸው ዘዴዎች ስላሉ ማለት ነው። በዚህ ምክንያት ሰዎች ዜናን ከ መንግስት ከሚያሰራጭ የመገናኛ ሜይን ስትሪም የተባለው ወይም ዋና የመገናኛ ስቴዲዮዎች ከምንላቸው ከቴሌቪዥና ከሬዲዮ በተጨማሪ አሁን ላይ ወደ ከፍተኛ መጠንና ብዛት ሰው የሚከታተለው ሶሻል ሚዲያ ነው። በተለይ ደግሞ አጫጭር የቪዲዮ ይዘቶችን ቅርጾ የሚያስተላልፉ እህት ወንድሞቻችን ማለትም በቪዲዮ እና በዩቲዩብ በዩቲዩብ እና በቲክታክ አማካኝነት የተለያዩ የዜና ምንጮችን እንደ ተከታዮቻቸው ለአድናቂዎቻቸው ያሰራጫሉ። እና ከመንግስታዊ የዜና ማሰራጫ ጣቢያ በተጨማሪ ዜናን ከግለሰቦች ወይም ከሶሻል ሚዲያ የተለያዩ ዜናዎችን ልናገኝ የምንችልባቸው እድሎች ከፍ ያለ ነው። አሁን ላይ እንደውም የመገናኛ ብዙሃን የ ማህበራዊ መገናኛ ብዙሃን ተጸነው እጅግ በጣም ጎልቶ እየታየ የሚከሰትበት የሚስተዋልበት ዘመን ነው። ለዚህ ከዚህ አንፃር ዜናዎችን ከተለያዩ ምንጮች ልናገኛቸው እንችላለን ማለት ነው። ለምን ጥልቀታቸው እውነተኛነታቸው ምናምን የሚለው ዝርዝር ጉዳዮችን ከተመለከትን በጣም ታማኒ ናቸው አይደለሁም ብለን ልንከራከርባቸው እንችላለን። ይሄንን የሚያውቀው ያው አዘጋጁ አካል ወይንም ይሄን ዜና የሚያሰራጨው አካል እና ዜናው እንዲቀረጽ ያደረገ አካል በዋናነት ታማኝነታቸው ነው ለከፍተኛ ድርሻ ይጫወታሉ ማለት ነው